ሽማግሌዎችን እንዴት ታከብራለህ? የሚለው ሽማግሌዎችን በተገቢው አከብራለሁ በተለያየ ትልልቅ ቦታዎች ላይ በማስቀመጥ እንዲሁም መንገድ ሲያልፉ ቁሜ በማሳለፍ እንዲሁም አክብሮት በመስጠት እንዲሁም የተለያየ በጥቅም ላይ ቅድሚያ በመስጠት ለምሳሌ ህክምና ላይ ከሆነ ሽማግሌዎችን ቀደም ቅድሚያ በመስጠት ተገብራለሁ እነዚህ ሽማግሌዎች ደግሞ የሀገር ኩራት ስለሆኑ ለሀገር ስለሚመርቁ ሀገርን ስለሚያስተዳድሩን የነሱን ፈለግ ለመካተት የግድ ሽማግሌ ስለሚያስፈልጉ ሽማግሌዎችን አከብራለሁ እና ስለ ሽማግሌዎች ክብር አለኝ። ሽማግሌዎችን እያከበርኩ ነው ስለዚህ ሽማግሌ ለአንድ አካባቢ በጣም ወሳኝ ነው ሽማግዴ ከሌለ አንድ አካባቢ ለማስታረቅም ለተለላ ተግባር ሽማግሌ በጣም በጣም ጥሩ የሚባል ሚና አለው ሽማግሌ ለሀገር በቀል እውቀት ሽማግሌ ለተጣሉት ለሁለት ለተፋለሙ አካሎች ሽምግልና ስለሚያስፈልግ ሽማግሌን ማክበር ቅድስና ሽማግሌን አከብራለሁ ምክንያቱም የሽማግሌ ጥቅም ብዙ ስለሆነ ሽማግሌ ይመክራል፣ እውቀት ይሰጣል፣ ከአለፈው ህይወታቸው ብዙ ነገር ስለሚያውቁ እነሱ ለኛ ጥቅም የእውቀት ጥቅም ያስተላልፋሉ፣ መልእክታቸውን ያስተላልፋሉ ሽማግሌዎች በደንብ ጥቅም ያላቸው ስለሆኑም ሽማግሌዎችን አከብራለሁ። ዝቅ ብሎ እግራቸዉን በማጠብ እ አንዳንድ ቦታ ከባድ ቦታ ሲሆን ለምሳሌ ወንዝ አካባቢ ቢሆን ወንዝ ደግፎ በማሻገር እንደው ከባድ እቃ ከተሸከሙ ጓዝ ነገር ሊሆን ይችላል በሸክም ከያዙ እሱን በማገዝ አግዛቸዋለሁ። የሽማግሌ ሚና ብዙ ስለሆነ ማለት ነው።

ደሞዝ በየትኛው ቀን ታገኛለህ እንደኛ ሀገር እንደ ኢትዮጵያ? የሚከፈለው ከሃያ አምስት እስከ ሰላሳ ባለው ቀን ነው በዚህ አምስት ቀን ውስጥ ነው የሚከፈለው በእነዛ አምስት ቀኖች ውስጥ በወሩ መጨረሻ አካባቢ ከሃያ አምስት እስከ ሰላሳ ባለው ይከፈላል። ሁልጊዜ በዛ ነው እንግዲህ የግልም ሰራተኛ ይሁን የመንግስት ሰራተኛ በዛ ነው እንግዲህ በኢትዮጵያ ቀን አቆጣጠር ሁሉም ወራቶች ሰላሳ ሰላሳ ቀን ነው። ስለሚሆነው እንግዲህ ከቋግሜ ውጭ ቋግሜ ስድስት ነች ከዛ ውጭ ያለው ግን ሰላሳ ሰላሳ ቀን ስለሆነ። ደሞዝ ሁሌም በመጨረሻው ቀን ይከፈላል እሱም እንግዲህ ለዚህ የተነሳ ሁልጊዜ ደሞዝ በወሩ መጨረሻ ይከፈላል። ከሃያ አምስት እስከ ሰላሳ ባለው በኢትዮጵያ ቀን አቆጣጠር ይከፈላል ብዙ ጊዜ በሰላሳ ቀን ነው የሚከፈለው እና የክፍያ እንግዲህ ለደሞዝ መሰረታዊና አስደሳች ቀን ነው። ለደሞዝተኛ ምክንያቱም ይሄ ቀን በጣም ብዙ ሰው የሚጠብቀው ብዙ ሰው የምንጓጓበት ምክንያቱም ደሞዝ የምናገኝበት ወይ የሚከፈለን ቀን በዛ ቀን በዛ አካባቢ ቀን ስለሆነ በጣም በጉጉት ነው የምንጠብቀው እንግዲህ። ኢትዮጵያ ላይ ብዙ ከስራ ፈጠራ ይልቅ ደሞዝተኛ ስለሆነ በደሞዝ ተቀጥሮ ሰለሆነ ነው የሚተዳደረው። ብዙ ሰው ይፈልገዋል ደሞዙኑ ብዙ ሰው በደሞዝ ስለሚተዳደር ስለዚህ ይቺን የወር መጨረሻውን በሰላሳ በጣም ሁሉም የግልም ሆነ የመንግስት ሰረተኛው በሰፊው የሚከታተለው ቀን ነው። ወይም ደሞዝተኛ ቀን እኔም በዛው ደሞዜን በዛ ቀን ስለሚከፈለኝ በጣም በትኩረት ነው የምከታተለው ማለት እና በጣም አሪፍ እና የምወደው ቀን ነው

እሳት ማንደድ ትችላለህ? እሳት ማንደድ በጣም እችላለሁ እሳት ማንደድ እንግዲህ በሀገራችን ውስጥ እሳት ለማንደድ በጣም ቀላል ነው ምክንያቱም ብዙ ልምድ አለ ብዙ ማንደድ እንችላለን ብዙ ህዝብህ ሰዓት ማንደድ ይችላል ምክንያቱም ከአስተዳደጉ ከልጅነት ጀምሮ እሳት እያነደደ እየ ማገዶ እየቆሰቆሰ፣ እሳት እያቀጣጠለ፣ እንዲሁም ምግብ የሚሰራው በእሳት ስለሆነ በማገዶ በእንጨት ማገዶ ስለሆነ የሚሰራው እሳትን ማንደድ ለእኛ ለኢትዮጵያኖች በጣም ቀላል ነው ምክንያቱም እንደዛ እያደረጉ ማንደድ በጣም ቀላል ነው። ስለዚህ እሳት ማንደድ ለኔም በደንብ የምችለው ስራ ነው። ለእኛ ለኢትዮጵያኖች በጣም ቀላል ነው ምክንያቱም እንደዛ እያደረጉ ማንደድ በጣም ቀላል ነው። ለማንደድ በጣም ቀደል ያለ ነገር ነው፤ እንዲሁም እሳት በተለያየ በተለይ እሳት እንዲሁም ጤፍ ሲወቃ እሳት እያነደርን ነው ሙሉ ጥበቃ የምናድረው። እሱ ከሌባ ለመከላከልም ሆነ እሳት እንዲሁም ጅብ እንዳይበላን እሳትን በማንደድ ነው እንግዲህ ከዛ ከዛ የመጣው ልምድ በደንብ እንዳነድ ወይም እሳት ማቀጣጠልም ሆነ ማደድ እንድችል አድርጎኛል ማለት ነው ይሄ ልምድ በጣም አሪፍና ወሳኝ ነው። በጣም እሳትን የማንደድ ልምድ አለኝ። ችሎታው በጣም የ አነዳለሁ እንዲሁም እንጀራ ሆነ እንዲሁም ወጥ ስሰራ ከሰል ከሌለኝ ከ ከሰልም ቢሆን ያው ሰዓት ነው ብዙ በከሰልም ተጠቃሚ ስለሆን እሱ ማቀጣጠሉና እሱን ማንደድ በጣም በትኩረት ጠዋት ቁርስ ለምሳ መክሰስ መሆን እራት እንግዲህ በሱን ተጠቅመን ነው ሰዓት አንድ ምግብ የምንሰራው፤ ስለዚህ እሳት ማንደድ በጣም ለሀገራችንም ጠቃሚ የአንድ የምግብ ማብሰያ ወይም የእንጀራ ሙሉ በሙሉ የምግብ መስሪያ የሚባለው ሰዓት ማንደድ መቻል አለበት ሰው ካላነደደ ራብ ውስጥ ነው የሚገኘው ማለት ነው፤ ስለዚህ እሳት

ገንዘብ ትቆጥባለህ ገንዘብ አዎ በምችለው መጠን በሚያስፈልገኝ መጠን እቆጥባለሁ ሰርቼ ባገኘሁት አጋጣሚ እቆጥባለሁ። ገንዘብ እንግዲህ ከተለያየ ገቢ ይገኛል የቁጠባ ልምድንም ያዳብራል እንዲሁም ስራ መነሻም ሆነ ለመስራት ገንዘብ በጣም አስፈላጊ ነገር ነው። እና ገንዘብን በተገቢው መልኩ ነው ወይ የምቆጥበው? ስለዚህ ገንዘብ በቂ ሆኖ ከተገኘ ቆጠባለሁ ቆጠባለሁ በባንክ እቆጥባለሁ። በሀገራችን እቁበን የሚባለው በዛው መልክ እቆጥባለሁ እንዲሁ በስፋት ግን ባንክ ነው። ላስቀምጥ የምችለው። ምክንያቱም ባንክ ታማኝ ነው ታማኝ የማስቀመጫ ዘዴ ስለሆነ ባንክን ነው እስካሁን እየተጠቀምኩ ያለው። እንደውም አሁን አሁን ያው ግድሽ ቴክኖሎጂው እየበዛ ስለሆነ ወደ ክሪቶ ከረንሲዎች ወደ ኮይን ግዢ። አለም የተቀላቀልኩ ይገኛል። እሱን አንድ የቁጠባ መልክ ነው። ምክንያቱም አንድ ኮይን አንድ ቢትኮይን ገዝቼ አስቀመጥኩ ብል ለምሳሌ ወይ የሚሆነው ኮይን ኢታሪየም ሊሆን ይችላል ገዝቼ ባስቀምጥ ሶ አንድ ቁጠባ ነው። አንደኛ የሆነ ጊዜ ገቢ አልጨመርም ስለሚችል በዛ ሰዓት ገንዘቤ አድጎ ስለማገኘው ይሄ በጣም አሪፍ የቁጠባ ሀሳብ ወይም መፍትሄ ሆኖ ስላገኘሁት እየተጠቀምኩበት እገኛለሁ። እና ስለዚህ በተለይ በዚህ በኦንላይኑ በክርቶ ጉዳይ ያለው የቆጠባ መልክ በጣም አሪፍ እንደሆነ ተረድቼ እንግዲህ ወደ እሱ ሙሉ አቅሜን ያዞርኩኝ ነው። የምገኘው ስለዚህ ይሄ በጣም አሪፍ ነው። እንዲሁም ባንክ ላይ ያለው ተባታማኝነት እንዲሁም ቤትና መኪና ያለ ሰው አስይዞ የመበደር እንትን ችሎታ ስላለ የመበደር ስለሚችል ባንክ ላይ የመቆጠብም ነገር እንዲሁም ማይክሮ ፋይናንሶችን የጥቃቅን አነስተኛ የቁጠባ ቦታዎችም አሪፍ ናቸው። ምክንያቱም አንድ በቤቱ ገንዘብ ከሚይዝ ቀጥታ ወደ ተለያየ ተቋማት ቢቆጥብ አንደኛ አስተማማኝ ይሆንለታል። ሁለተኛ ሄዶ በፈለገው ጊዜ ገንዘቡን ከወለደ አንስተኛ ወለድ ቢሆንም ሄዶ ከነ ወለድ ማውጣት ይችላል። እና ስለዚህ በጣም አሪፍ ነው። ያ ነገሩ ስለዚህ በጣም አስፈላጊ ነው። ቁጠባ እና ቁጠባን በደንብ ቆጥባለሁ ባገኘው አጋጣሚ ገንዘብ በማገኝበት ወቅት እቆጥባለሁ። እንደው ፎሎ የቁጠባ ብዙ አይነት ቂጠባዎች። እንግዲህ በድር መልኩም የሚሆን ይችላል ቁጠባ ኖርማል ራሱን እቁብ ተብሎ እንግዲህ ብዙ ሰዎች የተለያዩ ሰዎች እቁብ በመግባት እቁብ ማለት የተለያዩ የሰው ብዛት ግደብ የለውም እነዛ ሰዎች ሰብሰብ ብለው እንግዲህ ቁጠባን ይቆጥባሉ። ምክንያቱም ያው ሰው በሚያገኘው በየሳምንትም ሊሆን ይችላል በቀል ሊሆን ይችላል እንዲሁም በወር በሁለት ሳምንት ሊሆን ይችላል። እቁብ በሚጣለው ያእቁብ እንግዲህ ተሰብስቦ የሃያ ሰው ቢሆን ለምሳሌ አንዳንድ ሺህ ብር ቢጣሉ በሳምንት ሃያ ሺህ ብር ሊያገኝ ይችላል ማለት ነው። ይሄ ገንዘብ ደግሞ ለአንድ ሰው በጣም አሪፍ ነው። ለሆነ ስራ ለማስጀመር በአንዴ ተሰብስቦ ስለመጣለት እየሰራ ቀጣይ ያለውን ቁጠባ መቆጠብ ይችላል ማለት ነው። እንግዲህ ሰዎችን ገንዘብ እንደታየ አድርገበት ቁም መልክ በቁጠባ መልክ መመለስ ይችላል። እንዲሁም ደግሞ እንግዲህ ሌላ ነው እድር እንግዲህ አንድ ሰው ለራሱ ለህይወቱ በህይወት እስካለ ድረስ እድር ላይ በየወር የሆነ ቁጠባ ሊያስቀምጥ ይችላል። መቶ ብርም ይሁን ሃምሳ ብር በየወር ያስቀምጣል እንግዲህ በህይወቱ ዋስትና ነው። እንግዲህ ሰው ሞት ሊሆን ይችላል ወይም በሆነ አጋጣሚ እንግዲህ ይረዳው ስለሚችል እንግዲህ በዛ አጋጣሚ ነው። እና የቁብን የቁጠባ ባህል በጣም እየተዳበረ ይገኛል። በአገራችን አሁን ባለው ሁኔታ የተለያዩ ባንኮችም ከሀገር ውስጥ ብዙ ባንኮች የወጡ ቢሆንም ብዙ ባንኮች እየተስፋፉ ቢሆንም አሁንም ከውጭ ሀገሩም በሰፊው እየገቡ ይገኛሉና። ሰውም እኔ ራሴም በጣም ቁጠባ እያደረኩ አለሁ

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ ወይም በባስ ነው በስፋት የምጠቀመው። ምክንያቱም በሀገራችን ላይ ባለው ሁኔታ የግል መኪና አሁን ባሉት ትንንሽ የሚባሉ ተሽከርካሪዎች ወይም የግል ተሽከርካሪዎች ላይ ብዙም ሰው በቂ ገንዘብ ስለሌለው ወደ ሰባ ፐርሰንቱ ስራ አጥ ስለሆነ ወጣቱ ይሄን ያህል ተጠቅሞ የግል ተጠቅሞ ወይም እንደዚህ የግል ተሽከርካሪ ተጠቅሜ መሄድ ልምድ የለም። የህዝብ ማመላለሻ ላይ ነው በጣም በስፋት እኛ ባለንበት ሀገር የሚጓጓዘው እና እኔም ከዛ ውስጥ አንዱ ተጠቃሚ ነኝ በህዝብ ባስ ነው ብዙውን በሸገር ባስ። እንዲሁም ታታ ባስ ከአዲስ አበባ ወደ ክፍለ ሀገር ከክፍለ ሀገር ወደ አዲስ አበባ በታታ በሚባል እንግዲህ መለያው ታታ ብሎ በለጠፈ መኪና እመላለሳለሁ። እንዲሁም ደግሞ ከዛ ውጪ ደግሞ በሸገር ባስ የህዝብ ማመላለሻ እንዲሁም በባቡር እጥቀማለሁ ባቡር እንደውም የተጨናነቀ ቢሆንም የህዝብ ማመላለሻ እጠቀማለሁ። እንግዲህ በዛ ውስጥ ነው ብዝውን የማሳልፈው እና በጣም ግፊ አለ መቸጋገር ከዛም አልፎ በህዝብ ማመላለሻ ስትጠቀም ስልክ የመሰረቅ ነገር አለህ እንዲሁም ሙቀት ወንበር መቀመጫ የለውም። በዛ ምክንያት እንግዲህ በተለያየ የኩላሊት ለረጅም ጉዞ በምጓዝበት የማይመች እንዲሁም ትንንሽዬ እቃዎችን የማልሸከምበት ምክንያቱም ቦታው ጠባብ ስለሆነ ስለዚህ ተሸክሞ ለመሄድ ስለማይመች እና የህዝብ ማመላለሻ የመጨረሻ አማራጫችን ነው። ከዛ ውጪም ያው እንግዲህ የህዝብ ማመላለሻ በጣም ረከስ ያለ ዋጋ አለው። ከሌሎቹ ከግል ማመላለሻዎች የግል እንግዲህ ብቻቸውን የሚሄዱት ዋጋቸው ወደድ ከማለቱ አንፃር ብዝውን ከራሴ የምጠቀመው የህዝብ ማመላለሻን ነው። ታክሲም ቢሆን የህዝብ ማመላለሻ ከሆነ የተወሰነ የገንዘብ ቅናሽ ስላለው በሱ ነው የምጠቀመው። እና የህዝብ ማመላለሻን በሰፊው እጠቀማለሁ ማለት እችላለሁ። ምክንያቱም የህዝብ ማመላለሻን ካልተጠቀምኩኝ በቂ ገንዘብ የለኝም ምክንያት አሁን ባለውበት ሁኔታ ትራንስፖርት ምግብ እና የተለያየ ነገር ሲባል የህዝብ ማመላለሻን ካልተጠቀምኩ በስተቀር ሌላ ልጠቀም አልችልም። በዚህ ገንዘብ ስለዚህ የህዝብ ማመላለሻ ምርጫዬ ነው።